ከጎረቤቶችህ ጋር ጥር ግንኙነት አለህ? የሚለው አዎ በደንብ ነው፣ ጥር ግንኙነት ያለኝ፣ ስለዚህ አብረን ነው፣ የምንኖረው አብረን ነው የምንገባው። ያው የሆነ ማለት የማህበራዊ ጉዳዮች የሚባሉ አብረን ነው የምናሳልፈው፣ የሰርጉ ልሆን ይችላል፣ የጸበል ልሆን ይችላል፣ ቦታ የታመመ ሰውን ለመጠየቅ ልሆን ይችላል፣ የተቸገሩ አዛውንቶች ልሆን ህፃውንቶች ልሆን ይችላል። አብረን፣ ብር በማዋጣታት ለነሱም ለአመት ባል ልሆን ይችላል፣ ለብዙ ነገሮችን የሚሆኑ ነገሮችን ለማገዝ፣ እንሰራለን፣ ስለዚህ እኔ በጎረበቶቼ በጣም ጥሩ ነው ግንኙነቴን፣ ምክንያቱም፣ ሁሌም ይጠያየቃለሁ፣ ሁሌም ደግሞ አብረን ቤተክርስቲያን እንሄዳለን፣ አብረን ወደ ስራ እንሄዳለን፣ የሆነ አዲስ ስራ ከመጣን እንኳን ወደ እሱ ተጠቃቅመን አብረን ነው የምንሄደው፣ ምክንያቱም፤ ስትነር ሰው ልጅ ያስፈልግሃልና፣ ያው ስትሰራ ደግሞ ሰው ልጅ ያስፈልግሃል፣ ስታመም ደግሞ ሰው ልጅ ያስፈልግሃል፣ በጣም ጥሩ ግንኙነት ያለ ነው ያለብን፣ እነሱ እንድታመም ብቻ አይደለም እንድታይ ያው ጤና ያው ጤናማ ሆነን፣ ሳለ ደግሞ አብረን ነው ወደ የተለያዩ ስራዎችን ተጋግዘን ያው የተቸገረ ቃል ደግሞ ለናገዝ፣ ማለት ብዙ በጎረቤታችን ብዙ እየተቸገረ አሉ፣ እነሱ አውዳ አመት ስሆን በተለይ ለነሱ ማለት እኛ አሁን ለእኛ በቃረድ ለነሱ ደራው አዋጥተን ነው የምንገዝላቸው፣ ምክንያቱም በአመት በዓል ላይ እንዳይከፋቸው ብለን ስንነስብ ነው፣ እና ተጋግዘህ መሆን ደግሞ እንደ እንደ አንዱ ጥሩ የባህላችን እሴት እንደመሆኑ መጣን በዛ ልክ ነው፣ የምንሄደውና ደስ ብለንኝ ነው፣ እኔ የምሰራው ስለዚህ ግን ግንኙነታችን ከጊዜ ወደ ጊዜ ማለት ጥሩ ነው። በማይረማ ነገር አአጣላም፣ ያው ብንጣላም ወደ እርቅ ወደ እቃታ ነው የምንሄደው፣ እኔ ደግሞ እዛ ጎርቤቴ ይላል ደግሞ በጣም ጥሩ ነገር የማደርገው ደግሞ የጠጣሉ ሰዎች በማስታረቅ ነው የምታወቀው፣ አብዛኛው ሰው ልጅ ሆነህ ልትጋጭ ትችላለህ፣ እንኳን ጎረቤት ሆነ እህትና ወንድም፣ እናትና ወንድም፣ እናትና እህት እናትና ልጅ ልጋጭ ስለምችሉ፣ እባትና ወንድም ልጋጭ ስለምችል፣ አባትና ልጅ፣ ስለዚህ፣ ለነዚህ ነገሮችን መፍትሄ በማስቀመጥ መጣላት እኮ እንደሌለው፣ ያው መጣላት የአንዱን ሀይል መቀነስ እስከሆነ ድረስ ለምን ሀይላችን እናመክናለን፣ አብረን ከሰራን አብረን ከበላን ነው የምናደርገው እንጂ በየራሳችን ፊና ከሄድን፣ ያው ከታመመንስ ማነው፣ ከጎናችን የሚሄደው ማለት ጤናማ ሆነ ችግር የለውም ልንኖር እንችላለን፣ ከታመመን ግን ሰው ልጅ ከሌለን በጣም ከባድ ስለሆነ ማለት ጎረቤትህ ማለት ሁሉ ነገርህ ነው፣ ከእናትህ በፊት፣ ከአባትህ በፊት ነው፣ የሚደርስልህ ስትታመም፣ የሆነ ነገር ሲደርስ የሆነ አደጋ ማለት ነው፣ ስለዚህ እኔ እኮ ገረቤቴ በስንፃር በጣም ከእናቴ ነቃባት የበለጠ ግንኙነት ነው፣ የማርጋቸው ምክንያቱም ቅድሚያ የሚደርስልኝ እነሱ ስለሆነ፣ አብዛኛው ሰው ግን ይሸወዳል፣ ከቅርብ ቤት ላይ ይጋጫል አብዛኛት አብዛኛችሁ የማያቸው ማለት ነው፣ የጥሩ አይደለም ጥሩ ጎቤት ሁሉም ነገር ነው፣ ውሃ የሚያቀብልህ፣ እንጀራ የሚያቀብልህ፣ ታመመ ሆስፒታልም ወስደህ ሁሉ ገር የሚያደርግልህ ውስናውና የሆነ አብዛኛው ሰው ልጅ ሆነህ ልትጋጭ ትችላለህ፣ እንኳን ጎረቤት ሆነ እህትና ወንድም፣ እናትና ወንድም፣ እናትና ወንድምህ ሩቅ ያለው ወንድምህ፣ ሩቅ ያለች እህትህ፣ አይደለችም እና እሱ በግምት ውስጥ አስገብተን ነው፣ በጎረቤታችን ያለን ቅርበት በጣም ጓደኝነት በጣም ጠንከር ያለ መሆን አለበት ብዬ ነው የማስበው፣ እኔ የኔ ግንኙነት ደግሞ በጣም ጠንከር ያለ ነው፣ በሁሉም ማህበራዊ ጉዳዮችን ነው፣ እነሱ ጋር አብረው የሚሰራው፣ ያው የሆነ የሚያስፈልገኝ ጋር የብድር ደግሞ ከእነሱ ነው ቅድሚያ የሚጠይቀው፣ ምክንያቱም እነሱ ነው በቅርቡ የማያውቀኝ የኖሬን ሆነታል ሌላው በሩቅ ያለው ጥሩ ነው ያለው ስለማስብ ማለት ነው። ስለዚህ ጎረቤት ማለት በቃ እንደ ጓደኛ፣ እንደ እህት፣ እንደ ወንድም ነው፣ ማየት ያለብን እና እንደ

ዳቦ ማብሰል ትችላለህ? የሚለው ጥያቄ አዎ ነው ምክንያቱም ዳቦ ማለት በጣም ጥሩ ነገር ነው ኢነርጂ ይሰጣል ጉልበት ይሰጣልና። ስለዚህ ዳቦ እንዴት ነው የሚሰራው? ማበሳሰል በጣም ቀላል ስለሆነ ከአሰራሩ እንይና ያው ዳቦ መጀመሪያ ከስንዴ ነው የሚሰራው። መጀመሪያ ስንዴ ይፈጫል ከተፈጨው በኋላ ደግሞ የተፈጨውን ስንዴ ወደ ዱቄት ከተቀየረው በኋላ ዱቄትን ደግሞ ወደ ዳቦውን እንዲቀየር ውሃ ጨምረን ይሰራልና። ይቦካል አቡክተህ ደግሞ እሳት በማዘጋጀት ነው ወደ እሳት ወይም ወደ ማሽን ዳቦ አስገብተን ነው የምንሰራው። እና ያው ዳቦ ማብሰል በጣም ቀላል ነገር ነው። ያን ያህል የሚከብድ ነገር አይደለም። ብዙ እንትን አይጠይቅምና የሚጠይቀው ምንድነው? የሚያስፈልገው ግብአቶች አሉ ዳቦ እንደሚሰራ ለመስራት የሚያስፈልጉ ዱቄት አለ። ጨው አለ። የሆነ የማውቀውና ካሜራ የሚባል አለ። ኢንግሪደንት ነገሩን እሱ ጨምረህ ነው ያው ከዛ ደግሞ የሚያስፈልገው ደግሞ ወይ ማሽን ሊሆን ይችላል ወይ በእንጨት ልትሰራው ትችላለህ። እና አብዛኛው ግን በእንጨት የሚሰራው ዳቦ በጣም ጣዕም አለው። በተፈጥሮ የሚሰጠው ጣዕም አለው እና አብዛኛው በገጠር ላይ ሲሰራ ዳቦ በጣም ይጣፍጣል እና ያምራል እና በዛ ልክ ደግሞ ሰዎች ይወዱታል። ያለው ጣዕም የተለየ ስለሆነ በዛ በእንጨት የሚሰራው ሁሌም የሚወደደውና ለዛ ነው። ህብረተሰቡን በእንጨት የተሰራ ነው በጣም ጥሩ ነገር የሚለው ግን በእንጨት ከተሰራ ደግሞ ትልቅ ጉዳት አለው የደነ ልማት በጣም ይበርሳል እንጨቱን ስለሚበዛ ወደ ከተማ ስለሚሸጥ ማለት ነው። ስለዚህ ዳቦ ስናበስል በማሽን በኤሌክትሪክ መሆን አለበት። ያው የሀገራችን ልማት እንዳንጎዳ ለማለት ነው። በዚህ ልክ ነው እኔ ሁሌ የምሰራው ማለት ነው

ደሞዝ በየትኛው ቀን ታገኛለህ ለሚላ ጥያቄ ያው የታወቀ ነው? የመጀመሪያው ደሞዜን ያው በቢሮ ኮንስትራክሽን ሲቆጠር በሃያ ሰባት ያገኘ ነበር። በወር ማለት ነው በሃያ ሰዓት። ያ ደሞዝ ደግሞ ሁለት ሺህ አምስት መቶ ብር ነበር። በጣም ትንሽ ብር ነው ተስፋ ያስቆርጣል። ለአንድ መሃንዲስ ሁለት ሺህ አምስት ሞቶ ብር ስትከፈል። ያ ትምህርት ለምንድነው የተማርኩ ብለህ የሆነ ወደ ጭንቅላቴ የሚመላለስ ብዙ ጥያቄ አለና ያ ጥያቄ ደግሞ ተገቢ ምላሽ እንዲያገኝ ብዙ ነገር ለመስራት ትገደዳለህ ያው ጥሩ ነው። በዚህ ልክ የጀመርኩበት ስራ ደግሞ ወደ አሃም የደረስኩበት የኦንላይን ስራ እንዲደርስ አድርገኛል ምክንያቱም ደሞዜ በቂ ስላልሆነ። አሁን እየሰራሁበት ያለ ሌላኛው ደሞዝ ደግሞ የኢትዮጵያ ስታቲክስ ቢሮ ይባላል። በመረጃ ሰሳው ነው የተቆጠርኩት እና ኮንትራት ነው ያው በወር ነው የሚከፈለኝ። እና ያ ደግሞ በጣም የሚገርመው ነው በቃ ቀጥተኛ የሆነ ቀን የሚገባበት ቀን የለም። አንዳንዴ የወር መጨረሻ ይገባል። አንዳንዴ ደግሞ ከወሩን አምስት ቀን አሳልፎ የሁለተኛው ወር በአምስተኛው ቀን ይገባል። በጣም የሚያስቅ በጣም ትልቅ ታሪክ ነው። ስለዚህ ደሞዝተኛ መሆን በጣም ያስጠላል ባይ ዘ ዌይ ቀንን እየጠበክ ዝም ብለህ ያው የራስህን ጭንቅላት ወይም ጭንቀት ነው የሚይዝህ ምክንያቱም ያቺንቀት ደግሞ ወደ ሌላኛው ለሽታ ስለሚቀየር ለመሰከም ደግሞ ሌላ እር ትጠብቃለህ ማለት ነው። ስለዚህ እኔ ደግሞ ስተኛ የምመክራቸው ብዙ ምክር አለኝ ምክንያቱም ደግሞ ውስጠኛ ከመሆን ዝም ብለህ የቀን ሰራተኛ ብትሆን ይሻላል። የቀን ስራ ለምሳሌ በቀን እስከ ሰባት ሞተ ብር እየተከፈለ ነው በአሁን ሰዓት በወር ስናባዛው ሰላሳ ቀን አለ። በጣም ብዙ ነው እስከ በሰአት ሞቷል በሰላሳ እስከ ሃያ አንድ ሺህ ብር ነው። በወር ገቢ የሚያገኘው ስለዚህ እኛ ዝም ብለን ነው ለፍተን ነው የተማርነው። ለደሞዝ ከመኖር ይልቅ ዝም ብለን የራሳችን አዲስ ስራ ወይም የቀን ስራ ወይም የሆነ ትንሽ ፈጠራም ቢሆን ብንሰራ የተሻለ ነው። እንጂ ዝም ብለህ ደሞዝተኛ ከመሆን ይልቅ የቀን ሰራተኛ ወይም ሊስትሮ መስራት የተመረጠውን የሚሆን ይችላል። ምክንያቱም እያወራህ ህይወትህን መቀየር ከፈለክ ማለት የሀገራችን ቅጥር በጣም አስቂ ነው። አንድ አምስት አመት የተማረና አንድ ዝም ብሎ አስረኛ ጨርሰህ በቴክኒክና ሙያ የመጣ በቴክኒክና ሙያ የመጣ ነው በጣም ብዙ ጥቅማ ጥቅም አለው። ደሞዝም በጣም አሪፍ ነው ያው የሞኖሪያ ቦታም ይሰጠዋል። በጣም የተጋነነ ኑሮችን የሚኖረው እና በዛ ልክ እኔ በጣም ነው የምባሳጨው ማለት የሀገሪቱም አካሄድ የሰራተኛ አቀጣጠር በጣም ፍትሃው አይደለም ፍታውነት የጎደለው ነው። ምክንያት የሰው ልጅ በተማረው ልክ ደሞዝ መከፈል አለበት። በተማረው ልክ ተጠርተህ ነው በተማረው የሚሰራውና ስለዚህ በሀገራችን ላይ የተማረ ሰው ብዙ አይወደድም ቦታ የለውም ምክንያቱም እንደሆነ እኔ እንጃ የሚሞሩኝ ሰዎች በጣም የወደቁ ስለሆኑ እነሱ ወደመቀ ከጫካ አምልጠው የመጡ ስለሆኑ ትምህርት ያልተማረ ስለሆኑ ያ ሞር የተማረ በጣም የተማረ ሰው አይወድም። ምክንያቱም የነሱም ሀሳብ የሚቀበል ጭንቅላት አይኖረውምና እነሱም ደግሞ በጣም ነው የሚሰሩት ያ ያ የተማረ ሰው ከመጣ ስልጣናችን አንድ ቀን ይቀማናል ብለው ስለሚያስቡ ለነሱ በጣም በቃ በስራ እጥ በስራ ምክንያት በብዙ ቦታ ነው የሚያልቀሩት። ያ የተማረ ደግሞ ወደ ስደትን የማያመራው ስለዚህ እኔ ከነስም አንድ ነኝ ምክንያቱም ከስደት መሄድ ግን በሀገርህ ውስጥ ታግለህ ሰርተህ መኖር ይቻላል። ብዬ ስለወሰንኩ በዚህ ልክ ደግሞ አሁን ደግሞ አሁን እየሰራሁ እገኛለሁ እና ስለዚህ መፍትሄ ማስቀመጥ ነው። ያ መንግስት ከዘጋህ አንተ ደግሞ የራስህ መፍትሄ መፈለግ ነው። እንጂ ዝም ብለን ቤትም ዘግተን ማልቀስ ምናምን አያስፈልግም። አሁን እኔ ደሞዜ ያሁኑ ደሞዙ በአሥራ አንድ ሺህ አምስት ሞቶ ነው። ያው ተቀናንሰው ደግሞ ወደ ስምንት ሺህ አምስት መቶ ቀን ይገባኛል። አሁን በኦናይን የምሰራው ደሞዝ ደግሞ አለ። ያ ደግሞ በአንድ ወር ደግሞ እስከ ስልሳ ሺህ እሰራለሁ በጣም የሚገርም ማለት ነው። የአስር በአንድ ወር ሳይሆን አንድ ወር ይጠብቃሉ ግን በአስር ቀን በአምስት ቀን የሚሰራው ስራ ነው ስልሳ ሺህ አራባ ሺ የሚገባልኝ። ስለዚህ የራስህን ስራ የሚመስለው ነገር የለም። አለም አቀፍ ስራ መስራት አለብህ። ያው ወንድ ልጅ ሆኖ ደግሞ ያው ብር ሳይኖረው በዶሞዝ ምትተዳድር መሆን የለበትም እኔ በዛ አላምንበትም። እና

ቤትህን ምን ያህል ጊዜ ታጸዳዋለህ ለሚለው ጥያቄ? ያው በቀን ሶስት ጊዜ ነው የማጸዳው። ምክንያቱም ጠዋት ስነሳ ብዙ አፈር ሊሆን ወረቀት ሊኖር ይችላል የሆነ ነገር ስለሚችል። ያ በደንብ እንደማጸዳው ከዛ በኋላ ደግሞ ጠዋት ካጸዳሁ በኋላ ደግሞ ቁርስ ከበላሁ በኋላ ደግሞ ያ የምሳ ሰዓት አለ የምሳ ሰዓት ደግሞ ደጋሚ የተመለሼ ነው የማጸዳው። ምክንያቱም አዲስ እንግዳ ሊመጣ ይችላል። ለራሴ ደግሞ ያው ጥሩ ነገር ውበት እንዲሰጠኝ ያው ማለት ደስ እንዲለኝ ቤቱ ደግሞ ትንሽ ቀዝቀዝ እንዲል ማለት። ሙቀት የሚበዛበት ጊዜ ስለሆነ ቀዝቀዝ እንዲል ቤቱን የተሻለ ውበት እንዲኖረው ያው ከቀኑም ስድስት ሰዓት ነው። ሁል ነገር የማጸዳውና በሱ ልክ ደግሞ ወደ ተሻለ ነገር ደግሞ ወደ ማታ ወደ ማታ አካባቢ ደግሞ የሆነ ነገር ቡና ሊፈላለት ስለሚችል ያው በደንብ አጽዋደዋለሁ። በአራቱም በአራት በመኝታ ቤቱ ውስጥ ያለው በብዙ አልጋ ውስጥ ያለው ስር ያለው የጨማዎች ሊሆን ይችላል የካልስ ሊሆን ይችላል ብዙ ነገሮችን የያዘው ስለሆነ። እኔ ደግሞ ብዙ ወረቆችን ቤት እጠቀማለሁ ለመጻፍ የሆነ ሀሳብ ለማምጣቱ ብዙ ወረቆችን ነው የመክራለሁ። ሀሳብን ለመምጣት እና ብዙ አይነት ፕሮጀክት ለመስራት ደግሞ ወረቀቶችን ስለምጠቀም የወረቀቱ ሊሆን ይችላል የሶፍት ሊሆን ይችላል ብዙ ነገሮች አሉና። የነሱን ነገርን በደንብ ነው የማጸዳው። እና ዳጸዳሁ በኋላ ደግሞ ያው እራትን እበላለሁ እራት ከበላሁ በኋላ ደግሞ የሆነ እግሬን ስታጥብ ቤቱን ውስጥ የሚጠባጠበው ውሃ አለና ያውሃ ደግሞ ማድረቅ ነው ስለዚህ ቤታችን ማጽዳት በጣም ለራሳችን ትልቅ ደስታ ነው። እረፍት ነው ጤናችን ደግሞ በጸዳነው ልክ ደግሞ ጤናችን የተጠበቀ ይሆናል። ከጉንፋን የራቀ እንርቃለን ምክንያቱም ቤታችን ከቆሸሸ ያው ለጉንፋን ተጋላጭ ነው የሚሆነው ምክንያቱም አወራለ ብዙ ነገሮችን ሊኖር ስለሚችሉ ቤታችን የጣሪያውን ሁሉ ነገር ማጽዳት አለብን እኔ የጣሪያው የሁሉም ነው የሚያጸዳው። በደንብ አድርጌ ማለት ቲዋን ሊኖር ይችላል ቁንጫ ሊሆን ሊኖር ይችላል እና እነዚህ ነገሮች ደግሞ በመርጨት የመድሃኒት በመርጨት ወይም አዳዲስ ነገሮችን የሚቆየው የትሎች ነገሮች እንዳይኖረው ቅንድስ እንደ ለመጠበቅ ብዬ እራጫለሁና። ያው ቤት በተሟላ ሁኔታ ነው እኔ የምጠብቀው ስለዚህ የቤቴን ጽዳት በጣም ብዙ ሰዎች ያምራል ደስ ይላል። ቤትህን ደስ ይላል በጣም ይሉኛል እና ያው እንደ የአንድ የላጤ ቤት ደግሞ በጣም የምወደድ ቤት ነውና። ልክ እንደኔ ደግሞ ቤታቸው ማጽዳት አለባችሁ ለራሳችሁ ስትሉ ቤት ውስጥ ጸዳ ማለት ልብሳችሁ ጸዳ ጸድቷል ማለት ነው። ልብሳችሁ በሳምንት በሶስት ቀን አታጥቡም ምክንያቱም ሁሉ ነገር የመጀመሪያው ጽዳት ከቤትህ ነው። እና ቤትህን ዳጸዳህ የሚቆሽሽ አንሶላ አይኖርም የሚቆሽሽ ልብስ አይኖርም የሚቆሽሽ የሆነ የቤት እቃ አይኖርም። የሚቆሽሽ የቤት እቃዎች ማለት ቁምሳጥን ጠረጴዛ ሌላ በርሳዎችን አይቆሸሽምና ያው በደንብ ማጽዳት አለብን ብዬ ነው የማስበው። የግድግዳውን ለራሱ በደንብ ማጽዳት አለብን። ምክንያቱም ካላጸዳነው ያው ተሞልሶ ወደ ራሳችን ልብስና ወደ ራሳችን እቃዎች ስለሆነ ቤታችን ማጽዳት እንደ ግዴታ መውሰድ አለብን ብዬ ነው የማስበው። ቤትን ያላ መጽዳት የማይወድ ሰው ካለ ግን ለጠዋት በቁም የሞተ ነው ብዬ ነው የማስበው። እኔ ሁሌ ቤታችን ካጸዳን ያው እንደ ጥሩ ነገር ነው የምወሰደው። እና ቤት ማጽዳት ማለት የቤተሰብ ጤና መጠበቅ ነው። ታመን ከመታከም ከመታመማችን በፊት መከላከል አለብን ብዬ ነው የማስበው። እና አብዛኛው ሰው ቤቱን ካልሱን ጫማውን ሁሉን ነገር ዘርግፎ ሰው ያመጣል በጣም የሚገርም ነገር ማለት ነው። እኔ ሰው ወይም ለሰው ብዬ አላጸዳም ለማንኛውም ለራሴ ለጠኔነቴ ለራሴ ደሴ እንዲለኝ ነው የማጠዳው። እንጂ ሰው ይመጣኛል ብዬ ዛሬ አጥድቼ ነገር ደግሞ ሰው ከሄደ ደግሞ የምቀሸው ነገር አይደለምና ሁሉም ለራሳችን ስንል ማጽዳት አለብን ብዬ ነው የምመክረውና። በሀገራችን ደግሞ እንደ ግዳጅ መወሰድ አለበት ብዬ ነው

የስራ ጊዜውት እንዴት ነው የሚለው የኔ የስራ ጊዜ በጣም ብዙ ነው ማለት አሁንም እየሰራሁ ነው ድምጽ እየቀዳሁ ነው የሚገኘው። ምክንያቱም ስራ ስለሆነብኝ ነው እንጂ አሁን ሰአቱን የመዝናናት ሰዓት ደርሷልና። እኔ የምሰራበት ጊዜ ማለት ብር የማገኝበት ከሆነ ያው ሁሌ የኔ የሁሉ ጊዜ የስራ ቦታዬ ነው። ምንም አላካብድም የሆነ ማለቴ እረፍት ሰዓት ምናምን ብዬ እቅድ አላወጣም። ምክንያቱም በአሁኑ ሰዓት እንደሚታወቀው በሀገራችን በጣም ትልቅ ችግር ነው የተከሰተው የስራ አጥነት በጣም ተስፋፍተዋል። የለም ወጣቱን እየተሰደተ ነው። ወጣቱ ታንቆ እየሞተ ነው። ወጣቱም ሱስ ቤቱ ቁጭ ብሎ እየጠጣ ሲጋራን እየሳበ ስለሆነ እኔ ደግሞ ወደ እነሱ ነገር መሄድ አልፈልግም። ምክንያቱም የተሰጠኝ የሰው ልጅ ህይወት ማለት ሰርተህ ለመኖር እንጂ ወደ መጠጥ ወደ ሱስ ቤት ሄደው ተዘፍቀው ለመኖር አይደለምና። እኔ ደግሞ ከእነሱ ለመራቅ ብዬ ነው። ማለት ባገኘሁበት አጋጣሚ የሆነ ስራ መስራት ነው የምፈልገው። እንጂ ማለት የስራ ጊዜን ሁሌ ስራ የሚገኝበት ጊዜ ከሆነ ቀጥ ብዬ እሰራለሁ እንዳልኩት በእቅድ ወይም በፕላን አይደለም መሰራም ምክንያት ነው። ቋሚ ስራ ስለሌለኝ አሁኑ የኦንላይን ስራ የሚሰራው አሁን ድምጽ መክዳት ስለሆነ። ያው ሰዓቱ በሰአት ስለሚከፈለን ያ ሰዓት ለመሙላት ነው የመራራጠው እንጂ። የነበረኝ ጊዜ ማለት የእረፍት ሰዓት ስለደረሰኝ ጥቼውን የሚሄድ ነገር አይደለም። ምክንያቱም ጥቼውን ከሄድኩ የእድል ካመለጠኝ አመለጠኝ ነው። ባለፈው የሆነ የጀኒን ስራ ነበረና እንደዚህ ሲቀልድ ማለት ሲዝናና ምናምን አለፈብኝ። አሁን ማለት ቀጥ ብላ የሰሩ ልጆች ነበሩና እነሱም በጣም ውጤታማ ሆኖ እስከ አራት መቶ ዘጠኝ መቶ ዶላር ተከፍለባቸዋል። ስለዚህ እኔ በስልክ ደግሞ በጣም ተናድጃለሁ። አሁን ግን በደንብ ጊዜን ተጠቅሜን እየሰራሁ ነው። ምክንያቱም በከጊዜ አንፃር ደግሞ በጣም ከበድ ያለ ስራውን ስለሆነ ያ ስራ ደግሞ በጣም ጥሩ ነው ለሰው ልጅ የሚገርም ስራ ነውና። ደስ የሚል የስራ ጊዜ ነው ይሄ የሚያስገድድህ አካል የለም። ምክንያቱም በራስህ ተናሻሽነት ነው መስራት ያለብህ እንጂ ተገደደህ ምናምን የምትገባበት ስለሆነ ስላልሆነ። የስራዬን ጊዜ ነው እኔ ራሴን የሚመቸኝ ራሴን ጥሩ ስሜት በሰጠኝ ሰዓት ነው የምሰራው። ተቀጥሬ የምሰራበት ድርጅት በነበረ ባለፈው ግን በጣም ማለት ለአስር ቀን ስልጠና ብሎ ለ እስከ ሶስት መቶ ኪሎ ሜትር ወስዶ የሆነ ዩኒቨርስ አስቀምጠው ብዙ የህመም ስቃይ ያደረኩብኝ ቀን እኔ አልረሳምና። የኔ ስሬ ጊዜ ደሞ በጣም ጥሩ ሁኔታ ነው ያለው በራሴ ፍላጎት በራሴን ትነሳሽነት ነው የምሰራው እንጂ። የሆነ የተቀጠርኩበት ድርጅት አይደለም። የምታዘዘውና ለዚህ ነው ማለት በፈለኩበት ሰዓት ሊሰራ እችላለሁ። በፈለኩበት ሰዓት ሊተኛ እችላለሁ። እና የስራ ጊዜን በጣም ጥሩ ነው ብዙ ተጽዕኖ የለውም። ነጻነት አለው ብር ባይነርም ነጻነት አለው። ዋናው ነገር ደግሞ ነጻነት ነው። ነጻነት ካለህ ሌላ ስራ ተጨማሪ ስራ ደግሞ ልትሰራ ስለምትችል የማስቆም ነገሮችን ወደኋላ በማስቀመጥ እነዚህ ነገሮችን መስራት አለብን ብዬ ነው የማስበው። እና እኔ የስራ ጊዜዬን ደስተኛ ነኝ ብዙ የሚጨናነቅበት አይደለም። አብዛኛው ሰዎች ግን የስራ ጊዜዎቹ በጣም የተጣበበ የሚባሉበት ምሳ እንኳን ፈታ ያሏቸውምና በጣም እጨናነቃለሁ። ስለዚህ ከዚህ ለማውጣት ደግሞ ሌላ አማራጭ ስራ መያዝ አለባችሁ ብዬ ነው የምመክራቸው። አንዳንድ ሰዎች የመንግስት አገልጋይ ሆኖ መኖር የተወለዱ ሰዎች እስኪመስሉ ድረስ ነው የሚሰሩት። በስልክ ደግሞ እኔ የምነግራቸው ነው የምነሳው። ማለት አማራጭ ስራ ማየት አንዳንዴ ብልህነት ነው። ያው አማራጭ ስራ ማያት ማለት ጥሩ ነው በህይወቱን አንድ ትልቅ ለውጥ ልታመጣ ስለምትችል። በዚህ ልክ ደግሞ ገቢህን ከፍ ሊል ስለምትችል። ጊዜያችሁ በደንብ ተጠቅማችሁ ሌላ ስራ መፈለግ አለባችሁ ብዬ ነው የማምክራቹ። እና እኔን እንደዛ በማድረጌ ነው በጣም ትልቅ ጥቅም ያገኙት። በአሁኑ ሰዓት ማለት ነው። ስለዚህ የስራ ጊዜዬን በጣም አሪፍ ነው የተጠበበ አይደለም በራሴ ፍላጎት ነው። የማጠበውና የማሰፋው

የስልክህ ባትሪ ምን? ያህል ይቆያል የሚለው የስልኬየን ባትር ያው በጣም ያው ጥሩ ነው። ብዙ ነው ሚጠቀመው እኔ እንደሚታወበቀው የማህራዊ የማህበራዊ ሚዲያ ስለዚህ እስከ አራት ሰዓት እስከ ሶስት ሰዓት ያለማቋረጥ ከተጠቀምኩ ይቆያል። እና በጣም ጠንካራ ነው በጣም እወደዳታለሁ ይሄን ስልክ ባትሪም በጣም ኦርጅናል ነው ሳምሰንግ ኤቴን ነው። ብዙ አጉልጉለት ይሰጣል። ብዙ ነገሮችን የሚጠቀሙ የዩቲዩብ እጠቀማለሁ እዛ ላይ ቪዲዮውን አያለሁ ፌስቡክ ገብቼ ደሞ በጣም አዳዲስ ነገሮችን አያለሁ እና ብዙ ነገሮች ነው ቲክቶክም ጠቀምበታለሁ። ለባትሪየ በጣም ደስ የሚልና ብዙ ጊዜ ይቆያል ስለዚህ ለባትርየ በጣም ትልቅ ምስጋና አለኝ ደስ ነው የሚለኝ። በዚህ ልክ ደግሞ የስልክ ባትሪ ደግሞ እንዳይበላሽ ማለት ቻርጅ እያደረግን ኦንላይን መጠቀም የለብንም ሁሌ። ይሄ ማወቅ ያለበት ሰው እኔ የኔ ፓትር ሚስቱ ብዙ የምቆየው ደግሞ ያው ባትሪን ኦንላይን አይቼ አላቅም። በጣም ነው ምትጠነቀቀው አያያዤን ደግሞ በጣም አሪፍ አድርጌ ነው ምይዘው እና በዚህ ልክ ነው እስካሁን ያልተባለሽ ያለ እና በዚህ በጣም ደስተኛ ነኝ። ስለዚህ የኔ ባትሪ ብዙ አያስቸግረኝም። የሌሎችን ሳይ የጓደኞች በጣም ይጠፋል። መጀመሪያ ይሞላልና ከዛ በኋላ አንድ ሃያ ደቂቃ ከቆየ ደሞ በጣም ነው ሚደክመው። የኔ በጣም ያው አንሊምትድ ዋይፋይም ስላለው ሁሌ በርቶ ነው የሚያድረው ሁሌ በርቶ ነው የሚውለውና ያው የባትሩ ጥንካሬ በጣም የሚገርም ነው። ለኔም በጣም ይገርመኛል በጣም ጠንካራ ነው። አራት ሰዓት ያለምንም መቋረጥ ከተጠቀምኩ በኋላ እስከ ስድስት ሰዓትም ይቆያልና በጣም አሪፍ ነው ማለት። ለኔ በጣም ይጠቅመኛል ያለመቋረጥ ነው ሚጠቅምበት እና እስከ አራት ሰዓት። እስከ አምስት ሰዓት የሚ የሚቆይ ፓተር ነው ያለኝ እና በዚህ ደስተኛ ነኝ

የስራ ግምግማ ታደርጋለህ የሚለው ያው ይሄ የግድ ነው። ምክንያቱም አንድ ስራ ስራ የሚባል ከሆነ ያው የስራ ሂደት መገምገም እንደ ህግ የተቀመጠ አለ። ምክንያቱም ለድርጅታችን መሰረት ስራችን እቅድ አለ እቅድ የወጣበት የስድስት ወር እቅድ አለ። የስድስት ወር እቅድ ደሞ ግምገማ ይደረጋል ማለት የአንድ ወር እቅድ አለ የአንድ ወር ድግምገማ አለ ስራው እንዴት እየሄደ ነው ከጅምሩ? ማለት ሰራተኛውስ እንዴት ነው? በአግባብ አያያዝ የሰራተኛ እቃ ባይያዝ የሰራተኛ ያለ ግንኙነት እንዴት ነው? በጣም በአሪፉ ሁኔታ በፍቅር እየተሰራ ነው ወይንስ ሰራተኛው ጭቆነን እየሰራን ነው የሚለው ነገሮችን እዛ እንገምግምል ግምገማ አለ። ከዛ በተረፈ ደግሞ የስራውን ጥራት ለምሳሌ እኛ የምንሰራው የኮንስትራክሽን ስራ እስከሆነ ድረስ ስራውን በተያዘለት ቀን እና በተያዘለት በተሞላበት ጥራት እየተሰራ ነው በተቀመጠ ስፔሲፊኬሽን መሰረት ማለት ነው። ዲዛይኑ እንዳይበላሽ መከታተል ወይም የሆነ ጉድለት እንዳይጎድል እንዳይቀመጥበት ብዙ ነገሮችን እንዳይበላሽ መከታተል ከመሀንዲሶችን በመካከር ከባለሙያዎችንም በመከታተል ከማህበረሰቡ ከኮሚኒቲ አብረህ መስራት። እና በበለጠ ስራውን ውጤታማ እንዲያደርገው የሆነ የስራ ንትርክ እንዳይኖር በስራው ላይ በማድረግ የስርቆት የሆነ ንብረቶችን የማውጣት ማለት የጥራትን ጉድለት እንዳይኖር የስሜት አጠቃቀም ብዙን የጠጠሩን አጠቃቀም የአሸዋን አጠቃቀም ብዙ ብዙ ነገሮችን ግምገማ እናደርጋለን። ከዛ በኋላ ደግሞ የጊዜውን ጉዳይ ጊዜውን ማለት በተቀመጠለት እየሄደ ነው ማለት ከእሱ እንዳይዘገየኝ ከተቻለ ከውስን ፈጥነን ቀድመን ማስረከብ አለብን። ምክንያቱም ያው ስራውን ጊዜ ስለማይሰጥ ለአገልግለት መዋል ስላለበት ህዝቡን መገልገል ስለ መገልገል ስለሚፈልግ በጥራትና በፍጥነት ማለቅ ስላለበት ሁሌ ግምገና እናደርጋለን። አብዛኛው ደግሞ ግምገና ካደረግን በኋላ ደግሞ ብዙ ስራው ብዙ ውጤታማ ያልሆነ ሰው ካለ ያው የጽሁፈት ማስታወቂያ ነው የሚሰጠው። ከዛ ያው ቀጣዩን ደግሞ ግምገማ ላይ ሲደረግ ደግሞ ያ በጽሁፍ የተሰጠበት ማስጠንቀቂያ ካስተካከለ ያው በጥሩ ሁኔታ ይቀጥላል ስራውን ካላስተካከለ ግን እንደገና የጽሁፍን ማስጠንቀቂያ ትጠን የመልቀቂያ ወይም የስራ ስንብት ነው የሚሰጠው። ስለዚህ በእኛ ስራ ላይ መጀመሪያ ጥራት ነው የምናየው ከጥራት በኋላ ደግሞ በጊዜውን እየሄደ ነው ወይስ አይሄድም? ከዛ በኋላ ደግሞ የሰራተኞቻችን መብት ተከብሮ እየሄደ ነው ወይስ አልተከበረም የሚል እናያለን። የሁሉም ነገር መብት እየተከበረ ነው እዛ ላይ በየደረጃው የመሃንዲስ እውነት የሚገባው ክፍያ ይፈጽምበታል። የቀጠራችንም እንደዛ የፎርማንም እንደዛ ብዙ ነገሮችን ያው በስራችን እንደምንገምገው ደግሞ ሴትና ወንድ አለመለያየት ማለት የሰው የሴት መብትም መብትም ተከብሮ የወንድ መብትም ተከብሮ መሄድ አለበት ብለን ነው። የምናስብና በዚህ ልክ ነው እኛ ስራችን ሁሌ ግምገማ ምናረገው ያው በግምግማችን መሰረት ደግሞ የሚሻሻል ነገር እናሻሽላለን። ያው ያው ጠንካራ ጎኑ የገመገምነው ደግሞ ጠንካራ በዛ በጠንካራ ጎኑ እንዲቀጥል ማሳሰቢያ ተሰጥቶት ነው የሚቀጥለው። እና በስራችን በጣም ደስተኞች ነን ምክንያቱም ተናበን ነው ምንሰራው ሁሌ አብረን ነው ምንሰራው በፍቅር ነው የምናየው ማለት አንዱን የአንዱን ችግር ይፈታል። ተሳስበህ ተከባብረህ ከሰራህ ደግሞ ውጤታማ ስለምትሆን የኛ ስራ ደግሞ እስካሁን ድረስ ያለበት የግምገማ ውጤቱ በጣም ቆንጆና በጣም ደስ የሚል አርኪ የሆነ ውጤት አመርቂ የሆነ ውጤት እየስመዝገበ የሚገኝ ነው። በመንግስት ደረጃ ደግሞ በጣም እውቅና የተሰጠው ስራችን ነው። ህዝባችን ለህዝባችን የተባለ ድርጅት ሰርተን የማስረከብ ሙሉ አቅም ስላለን ለመንግስት ደግሞ ስለተማመነብን እኛ ደግሞ በጣም ምስጋና ምስጋናችንን እናቀርባለን። እና ሁሌ ደግሞ የስራቻን ውጤት ግምገማ በእቅድ መሰረት እየሄደ እንደሆነ ጠንክረን ስለምንከታተለው ስለምንገመግመው በአሁኑ ሰዓት ወደ በጣም የተሻለ ደረጃ ደርሷል ስራውና በዛ ላይ ደግሞ እንደ ግለሰብም እንደ ድርጅትም።

በቡድን መስራት ትወዳለህ የሚለው አዎ እወዳለሁ በጣም ማለት በቡድን መስራት በጣም ጥሩ ነገር ነው ጥሩ ውጤት ነው። የምታመጣው የስራ እድገትን ደግሞ በዛ ልክ ደግሞ በጣም ይጨምራል። የሰው ሀይል ልጨምር ይችላል። የእድገትህን የካምታኒያን ወይም የጥርጭትን የጥርጭቴን ገቢ ደግሞ ይጨምራል በዛ ልክ። ከዛ በቡድን ነው የምትሰራው ደግሞ ያ በአጭር በአጭር ጊዜ ያ የወጣህበት እቅድ ልታሳካው ትችላለህ። እና እኛ እኔ ደግሞ በቡድን መስራት ምውደድ። ምክንያት አንዱ በአጭር ጊዜ ያቀድኩት እቅድ ለመሰካትና ጥራት ያለው ስራ ለመስራት የከበደኝ ነገር ነው። ከእነዚህ ከቡድኖቼ ጋር አጋሮች ሆኜ መፍትሄ ለመምጣት ችግሮችን መፍታት። ለህብረተሰቡን በቁ አገር ግደል ለመስጠት ነው። እኔ በቡድን መስራት የማምነው። ስለዚህ እንደ እኔም አብዛኛው ሰው በቡድን መስራት ይወዳል። ሆኖም ግን በቡድን መስራት አንድ ትልቅ ችግር ሊፈጠር ይችላል። በመካከለው በመካከላችን ያለመስማማት አንዳንድ ያጋጥማል። ያ ባለማስማማት ደግሞ እንዴት መፍታት አለብን ብለን ነው የምንመካከረው። ማለት ከቡድናችን አንድ ሰው ሊያፈነግጥ ይችላል። በተለያዩ ችግሮችን ያ ያፈነገጠበት ምክንያት ካወቅነው ደግሞ ችኩር አስረድተን። ወደ ነበረበት ወደ ተሻለ ለመመለስ ደግሞ በመክር ሊሆን ይችላል። በሌላ ሊሆን ይችላል። በይቅርታ ወይም በመቅጣት ሊሆን ይችላል እንዲመለስ እናደርገዋለን። እኛ አብዛኛው ጊዜ አንደሱ ነው የምንሰራው። ለምሳሌ በእውቀት ነው የምንሰራው። አንድ የቪዲዮ ኤዲቲንግ አለ ለምሳሌ እኔ ቪዲዮ ኤዲተር ነኝ። በተለያዩ ሳይቶች እሰራለሁ። አንዱ ደግሞ ካሜራ ማነው? በጣም ቺፍ የሆነ ካሜራ ማነው? ሌላኛው ደግሞ የዩቲዩብ አልጎሪዝም በደንብ ነው የማውቀው። ዩቲዩብ እንዴት እንደሚጫነን እንዴት ነው ዲስክሪፕሽን እንዴት እንደሚቀመጥ ታይትል ለሮሶ እንዴት ነው? ያውሰብ ታይትል ደግሞ እንዴት እንደሚቀመጥ። የማያውቅ ልጅ አለና ሁላችንም በአንድ ሆነን ግን እኔ ኤዲት አደርጋለሁ ያኛው ደግሞ ቪዲዮ ይቀርጻል። ያኛው ደግሞ ወደ ዩቲዩብን እንዴት እንደሚጫን ይሰራል። እና በግሩፕ ሁነን ነው የምንሰራው። ስለዚህ በግሩፕ ሆነን ስንሰራ ደግሞ በጣም ውጤታማ መሆን አለብን። ደስ የሚል ስራ ነው እየሰራን የምንገኘው። እና በዚህ ልክ ከቀጥል ደግሞ ያው በቅርብ ጊዜ ትልቅ የሆነ ደጀት ልንሆን እንችላለን። የትልቅ የትልቅ ድርጅት ባለፊት ልንሆን እንችላለን። ስለዚህ አብረን መስራት በቡድን መስራት በጣም ብዙ ጥቅም ነው ያለው በጣም ለብዙ ዘርፍ ነው። እንደ ሰው ግን ካሰብነው የማህበራዊ ጉዳያችን ያጠናቀቃል። ልክ ደግሞ አዳዲስ ነገሮችን ወደ መፍጠር ወደተሻለ ደረጃ ለመድረስ ደግሞ በጣም ያግዘናል። እና እኔ ደግሞ በዚህ በመስራቴ በጣም ደስተኛ ነኝ በጣም ነው የምኮራው። ስለዚህ አብዛኛው ሰው ደግሞ እንደ እኛ እንደምንሰራው መስራት አለበት። የሆነ ችግር አጋጠመህ እንኳን አብረህ ትዋጠዋለህ። ብቻህን ከሆንክ ግን ስስምህ ተሰብሮያን ስራ ትተህ ወደ ላልተፈለገ እየሱስ መንደር ልትቀላቀል ትችላለህና። እና ያው በቡድን ሆነህ ከሰራህ ግን የጋራ አላማ ይኖርሃል። የጋራ ችግርህን ደግሞ በጋራ ትወጣዋለህ። እና ብዙ ነገር ነው ማለት። በቡድን ማለት መስራት አብረህ የምትሰራው ነገር ሁሉም ነገር ሀይል ነው። ሁሌ ሀይል ነው የሚሰጥህ እና ብርታት ነው የሚሰጥህ። እውቀትህን ደግሞ በዛ ልክ በጣም ጠንከራ ይሆናል። ምክንያቱም አንዴ ያላወቀው አንዱም ሊያውቀው ስለሚችል። የሁለት ወይም የሶስት ሀሳብ ሼር ሆኖ አዲስ ከተረዳዳ ያ ችግር። በተቻለ መጠን ሊፈታው ይችላል። በተቻለ መጠን ያው ድርጅቱ ወደ ተሻለ ኢኮኖሚ ወደ ተሻለ ሊያሸጋግረው ይችላልና። በዚህ ሁኔታ ነው ማየት ያለብን። ስለዚህ እንደኔ ሰዎች አብረውቢሰሩ ወደ ተሻለ ደረጃ ይደርሳሉ። ወደ ወደተሻለ የሀብት ማማ ማካበት ይሸጋገራሉ ብዬ ስለማምን። ብዙ ሰዎች ደግሞ እንዲደራጁ ተደራጅተው እንዲሰሩ ተበድረው ሊሆን ይችላል። ወይም የሆነ የራሳቸው ትንሽ መነሻ ብር ተጠቅመው ወደተሻለ ደረጃ ሊሰሩ ይችላል

ያው እንግዲ ጥሩ ታደርጋለህ ለሚለው አዎ አጠብቃለሁ ምክንያቱም አብዛኛው ሰው ያው ውጪ ያለው ቤተሰብ ለማግኘት ሁሌ የቪዲዮ ጥሪ አደርጋለሁ እንግዲህ ያለው ስልክ ነው የማረገው። ምክንያቱም ያ ሰው በአካል ለማየት ስለሚፈልግ ስደውማ ለኔ በአካል ስለሚፈልግ በዙ አመታት ተለያይተን ስለነበር ነው ሰው በቪዲዮ ስታየው በጣም ደስ ስለሚል ስለምታየውበት ለዛ ብዬ ነው። እኔ ቪዲዮ ኮል የምጠቀመው ለማየት መልኩን ለማየት ያለበት ስታተስ ወይም ሁኔታ ለማወቅ ከዛም አልፎ ደግሞ ያው እየተሳሳቀ እየተጫወትነኩ ለመዋራት ደግሞ በጣም ምቹ ነው። በቪዲዮ ልክ በአካል እንደተገናኘህ ማለት ነው። ስለዚህ ሁሌ እኔ ቪዲዮ ጥሩ ነው የምጠቀመው ውጭ ይ ላሉ ቤት ሰቦቼ። ለማግኘት እዚህ ያለን እኮ አሁን ቪዲዮውን ጥሩ እንዳልጠቀም ምክንያቱም መንገድ ላይ ስለምትገኝ በአካል ማለት ነው። ስለዚህ ይሄ ይመስላል

ማንቂያ ሰዓት ትጠቀማለህ? የሚለው እኔ አልጠቀምም። ምክንያቱም ማንቂያ ሰዓት ምን ያደርገኛል። መጀመሪያ በጭንቅላቴ የማስበው ነገር ካሰብኩ ልነሳ እችላለው። ለምሳሌ እኔ አሁን ስድስት ሰዓት ተኝቼ ሰባት ከእኩል መነሳት እችላለሁ ካልኩኝ እነሳለሁ። ለምን ማንቂያ ለምን ይጠቅማል። ማንቂያ የሚጠቀመው ሰው እኮ የሆነ ማለት ችግር ያለበት ሰው ነው። ማለት ተቀስቅሶ የማይሰማ መሆን አለበት እንጂ የሰው ልጅኮ ሆነ ሰዓትን እንቅልፍን ብዙ የማይተኛበት ሰዓት ነው የደረሰው። ብዙ የሚያስጨንቁ ነገሮች አሉ። እና እንዴት ብለህ ትተኛለህ? እንዴት በአሁን ሰዓት በማንቂያ እኔ እነሳለሁ? እኔ አልጠቀምም። ምክንያቱም አልፈልገውም። ብዙ በጭንቅላቴም አስቤም አልቅም ተማሪ ሁኜም ለማንቂያ ተጠቅሜ አላውቅም። ምክንያቱም እኔ ከፈለኩ ለምን ተነስቼ አላጠናም ብዬ ነው የማስበው። እና እኔ ደግሞ በማንቂያ እንድነሳ አልፈልግም። ምክንያቱም ትንሽ ይከብዳል ዝም ብለህ መንቂያ ሞልተህ ተኝተህ ካልተን ማንቂያውን ጠርቶ ካልተነሳህ በጣም ትንሽ ይከብዳል። እና እኔ በራሴን ሀሳብ ያስቀመጥኩት በጭንቅላቴ በዛ ልክ ነው የምነሳው እንጂ ያው በማንቂያ ምናምን አልለመድኩም። የመልመድም አልፈልግም። ምክንያቱም የባለፈው አጠቃቀም ይሄ ሰዓትን አነሳስ ነው የሚሻለኝ ወይ ከመተኛት በፊት ብዙ የሚሰራው ነገር ከሰራሁ ከዛ ጭራርሽ የመተኛት ነው የሚሻለኝ። እንጂ ልተኛ እያሰብኩ እንደገና ልነሳ ብዬ ብዙ ጥሩ ነገር ስሜትም አይሰማኝም። እንደሱ ልጅም እንደሱ እንደ ማንቂያ እንዲጠቀመው አልመክርም እኔ ማለት ነው። ስለዚህ በራስህ በጭንቅላትህ ያቀረጽከው ነገር ተጠቅመህ መስራትና መነሳት ይቻላል። ስለሆነ የይቻላል መንፈስ ይዘን መስራት አለትን ብዬ ነው የማስበው እኔ። ስለዚህ መጥቀው ማንቂያ እኔም አልጠቀምም። እስከ ወዲያኛው ደግሞ ብዙም አልጠቀምም አልወደውም።

ብስክሌት ትጋልባለህ? ሚል ጥያቄ አዎ ነው። ጋልቤ አውቃለሁ ሆኖም ግን የሆነ ታይም ብስክሌት ስንለማመድ ሱሪዬን ተቀደደብኝ እና በብስክሌታ ምክንያት ከዛ በኋላ ደግሞ ብስክሌት ነክቼ አላውቅም። ምክንያቱን ደግሞ በጣም ለአደጋ ትራፊክ ደግሞ ተገላጭ ነው። በአሁኑ ሰዓት ስናየው እንኳን ብስክሌት ላይ ልትጋልብ በእግርህን እያሄድክ ደግሞ የሚገጭህ ሰው በጣም ብዙ ነውና ተሽከርካሪ በበዛበት ከተማ ብስክሌት ተመራጭ አይደለም። ያኔ ምርጫ አይደለምና ስለዚህ ብስክሌት ድሮ እጋልብ ነበር በአሁን ሰዓት ግን አልወድም ባገኝም አልጋልባትም ምክንያት አሁን የተጨናነቀ የትራፊክ አደጋ አለ ብዙ መንጃ ፍቃድ የሌለው ህገ ወጥ የሆነ ሰውዬ መኪና ይዞ እየዞረ ነው፣ ሰው ገጭቶ እየገደለ ነው፣ ራሱንም ወደ ገደል እየገባ ነው ስለሆነ አሁን ሳይክል መጋለብ ከተማ ላይ ጥሩ አያዋጣም ባይሆንም ባይሆንም ከተማ ወጣ ያለ ትንሽ ከሆነ ችግር የለውም። ብዙ ተሽከርካረ ስለሌለ ስለሆነም ግን ከከተማ ውስጥ ሳይክል ይዘህ ለመንቀሳቀስ ብትሞክር በጣም ይከብዳል ምክንያቱም ሰው እስካሁን አትረጋጋም የጦርነቱ ትሮማ አለበት በትንሽ ነገር ነው ሚናደደው እና እኔ ደግሞ ትንሽ ተናዳጅ ስለሆኩ ያው ተናዳጅ ስንሆን ተሽከርካሪ ብዙ ልይዝ አይመከርም ምክንያቱም ስሜቱን የማይቆጣጠር እና በጣም ወጥፎ ነገር ስለሚሆን ማለት ነው።